መንዳት ትችላለህ ለሚለው ጥያቄ? መንዳት አልችልም ምክንያቱም መንዳት አልችልም የመንዳት አጋጣሚው አልነበረኝም እና ከዚህ በፊት መኪና አሽከርክሬ አላውቅም ልምዱ የለኝም። ምክንያቱም ተማሪ ስለሆንኩኝ ማለት ነው። እና ቤተሰብ አካባቢ መኪና ስለሌለ ነድቼ አላውቅም።

ሻማ ማብራት ትወዳለህ እንዴ ለሚለው ጥያቄ? ሳማ ማብራት አዎ እወዳለሁ እና እንደምናውቀው ሻማ በተለያየ ጊዜ በተለያየ ምክንያት ይበራል። ለምሳሌ በልደት ጊዜ ሰው ሻማ ሊያበራ ይችላል። እና ይህም ደግሞ በተለያየ ቅርጻ ቅርጾች የሚሰሩ ሻማዎች ናቸው ማለት ነው። እና እስካሁን ድረስ በልደት ጊዜ ሻማ አብርቻለሁ ይሄ ነው

የሚመኘው የእረፍት ጊዜ ምንድነው? ያው እንግዲህ ከጓደኞቼ ጋር አብሬ የማሳልፈው ጊዜ በጣም ጥሩ ብዬ ከምነግራቸው ጊዜዎች ውስጥ የሚመደብ ነው ማለት ነው። እና በጣም ጥሩ ጊዜ አሳልፋለሁ ቀልዶቻችንም ጨዋታዎቻችንም አንድ ላይ ስለሚሆኑ። ከጓደኞቼ ጋር የማሳልፈውን እረፍት ጊዜ እወደዋለሁ

የምትወደው አትክልት ምንድነው? ለሚለው የምወደው አትክልት ለኔ ቀለል ያለ ዝም ብሎ ለምሳሌ አሁን ካሮት ቀይ ስር ምናምን በጣም እወዳለሁ። ምክንያቱም ቀለል ያሉም ስለሆነ ብዙ ንጥረ ነገሮችን ይዘዋል ማለት ነው። ለዛ ካሮት

የምትወደው መጽሐፍ ምንድነው? የምወደው መጽሐፍ ከምንም ጋር የማላነጻጽረው መጽሐፍ ቅዱስ የሆነው መጽሐፍ ቅዱስ ነው ማለት ነው። እና መጽሐፍ ቅዱስ በጣም እወዳለሁ። እንደ ሌላ መጽሐፍ ሳይሆን ለይቼ እመለከተዋለሁ ማለት ነው። የማነበውን ነገር በአጠቃላይ ለመተግበር እሞክራለሁ ስለዚህ መጽሐፍ ቅዱስ

በቀን ምን ያህል ሰዓት እንደምጠቀም በርግጥ ባላውቅም ግን ስልክ ለረጅም ሰዓት እጠቀማለሁ ስልኬ ረጅም ሰዓት እጄ ላይ ይቆያል። ተማሪም ስለሆንኩኝ በስልኬ ነው የማነበው። እና ሁሉም ነገሬ ስልኬ ላይ ነው ያለው። ያው እንግዲህ ዘመኑም የቴክኖሎጂ ዘመን አይደል? ብዙ ስራዎችን ስልኬ ላይ እሰራለሁ ማለት ነው

ምን አይነት ጫማ ትወዳለህ? ለሚለው ጥያቄ ያው እንደ ቀለሙ ይወሰናል። ጥቁር ያለ ቢሆን ይመቸኛል። ምክንያቱም ከሚለበሰው ሱሪ እና ቲሸርት ጋር ወይም ሸሚዝ ጋ በጣም የሚያምር ደስ የሚል እይታ ስለሚኖረው ማለት ነው። ነጭም ቢሆን ይመረጣል። ግን በጣም ከባድ የማይባል ቢሆን አሪፍ ነው።

ዜና በመስመር ታነባለህ ለሚለው ጥያቄ? ሀሳብ ሀሳቡ አልገባኝም ምን ሊባል እንደተፈለገ ግልጽ ስላይደለ። አደርጋለሁም አላደርግም አልልም ምክንያቱም ዜና በመስመር ታነባለህ ሚለው። ከማዳመጥ አንፃር ከሆነ አዳምጣለሁ የሚለው መልስ ይሆናል ብዬ አስባለሁ

የተበላሸ ነገር ማስተካከል ትችላለህ? ለሚለው ጥያቄ የተበላሸው ነገር በጣም ውስብስብና ከባድ ካልሆነ ያው እንግዲህ ማንም ሰው የሚያስተካክለው ነገር ነው የተበላሸው ነገር ግን በጣም ከባድ ውስብስብ እና በጣም ብዙ አቅም የሚፈልግ ከሆነ አልችልም ማለት ነው ቀለል ያለ ከሆነ ግን አዎ እችላለሁ

በእንጨት እሳት ማብሰል ታውቃለህ አዎ በሚገባ እዚህ አካባቢ እንደውም በብዛት የሚዘወተረው በእንጨት ነው ምግብ የሚበሰለው ማለት ነው። እንደዚህ ዘመናዊ የሆኑ የኤሌክትሮኒክ እቃዎች በብዛት አይዘወተሩም አካባቢ ነገር ግን በእንጨት ነው ሰው የሚያበስለው ማለት ነው።

የምትወደው መጠጥ ምንድነው ለሚለው ጥያቄ? የምወደው መጠጥ ቀለል ያለ ለስላሳ አይነት መጠጦች ቢሆኑ ይመርጣል። እና ከዚህም አንኳያ በጣም ከባድ ያልሆነ ግን ቀደል ያሉ የለስላሳ መጠጦች። ብዙም አልኮሊክ ያልሆኑ ቢሆኑ ይመረጣሉ ማለት ነው። ነውና ከዚህ ጊዜ አቆየ